እሺ የስራ አሰራሮችን ትከተላለህ ወይ ነው ሚለው ጥያቄው? አዎ የተለያዩ አይነት የስራ አስራሮችን እከተላለሁ እሄ ደሞ። ከተለያዩ መጽሐፍት ያገኘሁት ከተለያዩ ኢንተርኔት ላይ ያገኘኋቸው ቪዲዮዎች ሊሆኑ ይችላሉ ምስሎች ተንቀሳቃስ ተንቀሳቃሽ ምስሎች። ከተለያዩ አይነት ያገኘኋቸው አሰራሮች አሉ። ለምሳሌ አንድ ሰው ጎበዝ ሰራተኛ ነው። እንዲባል በጣም ብዙ ነገሮች አሉ ማሟላት ያለበት የመጀመሪያው እና በጣም ብዙ የተሳካላቸው ሚባሉ ሰዎች የሚሉት በጥዋት መነሳት ነው። ይሄ ጠዋት ደሞ ብዙ ሰው በማይነሳበት ሰዓት ለምሳሌ አስር ሰዓት ላይ ሊሆን ይችላል አስራ አንድ ሰዓት ላይ ወይም ከተኩል ሊሆን ይችላል በዚህ ሰዓት ሰው ሲነሳ አንድም ምንም ለረብሻ ሚመች አይደለም ማንም እሚረብሽ ሰው አይኖርም። ምንም እኛ ምናስበውን ነገር ከማድረግ የሚያግደን ነገር የሚያረብሸን ነገር ድምጽ ምንም አይነት ስለማይኖር እና ደሞ። በተፈጥሮም በዚህ በሰአት በጧት መነሳት እንደዚህ አይነት ነገሮችን ከአእምሮአችን አሰራር ጋር ይመስለኛል። በጧት መነሳት በጣም ለውጥ ያመጣል አንድ ሰው የተሳካለት ስራ እንዲኖረው በጣም ያግዘዋል። ከዚህ ውጪ የቀን እቅዶችን ማቀድ መጽሐፍ ወይም ደሞ ትናንት የጻፍነው እቅድ ካለ እሱን ደጋግሞ ማሰብ እንዴት አድርገን ቀናችን በጊዜ መስራት እንዳለብን በሰአታችን የሰጠነው የሰዓት ግምት እዛ ውስጥ እንዴት ተደርጎ በዛ ሰዓት ሊያልቅ ይችላል ብለን ማሰብ አለብን። ሌላኛው ደሞ ንጽህናን መጠበቅ ሊሆን ይችላል። ምክንያቱም ብዙ ስራቸውን ስንሰራ እንዴት አድርገን እንደ ቅልል ብሎን እንድንሰራ ንጽህና መጠበቅ ውሃ መጠጣት ቁርስ በደንብ መብላት እነዚህን ነገሮችን ቤትም ማጸዳዳት ሊሆን ይችላል። ወይም ደሞ ቦታ ቦታውን ማስያዝ ሊሆን ይችላል። ቦታ ቦታውን ከያዘ ሁሉም ነገር ለመስራት አመቺ ስለሚሆን ከዛ የተለያዩ አይነት መንገዶች አሉ እሄ የአንድ ሰው ማድረግ ያለበት ብዬ ያሰብኩትን ነው። ከዚህ ውጪ ግን የስራ አሰራሮች ሚባሉት። ለምሳሌ የስራነው ስራ እንዴት አድርገን ነው መሸጥ ምንችለው የምናገኘው ገንዘብ እንዴት አድርገን ነው ምናቅደው? ወጪውን ገቢውን ሂሳብ ቁጥር ላይ እንዴት ነው ሚቀመጠው? ለሌላ ምናወጣው ወጪ ለሌላ ምንገዛው ነገር እንዴት ነው ምናወጣው የሚለውን ነገር? ይሄ የምንሸጠው ነገር ከሆነ ለምሳሌ ያለን እንዴት አድርገን እንደምንሸጠው እሄ የራሱ የሂሳብ ሰራተኛም ልንቀጥር እንችላለን። ወይም ደሞ የሽያጭ ሰራተኛም ሊቀጠር ይችላል። እነዚህ የተለያዩ አይነት ስልቶች አሉ አንድ ሰው እንዴት አድርጎ የስራ አሰራሮችን ተከትሎ ስኬታማ እንዲሆን ሊያግዙት የሚችሉት የተለያዩ አይነት መንገዶች አሉ በዚህ አማካኝነት ማለት ነው። ስለዚህ የስራ አሰራሮችን እሄኛውን ካልኩኝ በኋላ ሌላው ደሞ አንድ ስራ አንድ ሰው የአንድ ድርጅት ባለቤት ከሆነ እንዴት አድርጎ ነው? ሰራተኞቹን ሚመራው? እና ጥሩ መሪ የሚባለውስ ምን ምን አይነት ነገሮችን ሲከተል ነው ጥሩ መሪ የሚባለው የሚሉትንም የተለያዩ የራሱ የሆነ ቅርጽ አለው የስራ አሰራሮች አሉት። ለምሳሌ አንዱ ሰው እዛ ስራ ቦታ ሁሌም ቁጭ ብሎ የሚውል ከሆነ እሱ ወይም እሷ በሌለችበት ሰዓት ምንም ነገር ጥሩ ነገር እማይሰራ ከሆነ እሄ ለስራችን አደጋ ላይ ሊያስገባው ስለሚችል እዚህ ጋ መጠንቀቅ አለብን። ስለዚህ በተቻለ መጠን ብቁ የሆኑ ሰዎችን ማፍራት እኛ ሳንኖር ወይም እያለን አሁን ከምናገኘው ምርቶች በላይ ለማግኘት ወይም ደሞ ከምናገኘው አገልግሎት በላይ ለማግኘት። ወይም አገልግሎት ለሰው ለመስጠት። ምን ማድረግ እንዳለብን። በደንብ አድርገን ካወቅን ለብዙ ሰዎች የየራሳቸውን የስራ ሀላፊነታቸውን እንዲወጡ ያግዛቸዋል። ስለዚህ የተለያዩ የስራ አሰራሮችን መከተል ውጤታማ እንድንሆን ያደርገናል ማለት ነው። ሌላኛው ደሞ ከተለያዩ ሰዎች ጋ ያለንን ግንኙነት ምን ሊመስል እንደሚችል በዚሁ ማየት አለብን። ቅድም እንደጠቀስኩት የአንድ መስሪያ ቤት ወይም የአንድ ቢሮ ሀላፊ የሆነ ሰው የስራ አሰራሮችን ተከትሎ እንደዛ አይነት ሰዎችን ማፍራት ነው። ያለበት እሄ ሰው ስለዚህ በዚህ ከሄደ ጥሩ ውጤታማ ሊሆን ይችላል። አንድ ሰው ከዚህ በተለይ ደሞ ከዛ ጋ ከሚሰሩት ሰዎች ጋ ጥሩ ግንኙነት መኖርም አለበት። በግልጽ ለማውራት የሌሎች ሰዎችም ሀሳብም ለመቀበል ምክንያቱም የአንድ ሰው ብቻ ሀሳብ ብዙም ቦታ ላያደርስ ስለሚችል። የተለያየ ክፍሎች ላይ የተለያየ እውቀት ያላቸው ሰዎች ሊኖሩ ስለሚችሉ። እነሱን አካቶ ጥሩ መሪ የሚባል የነሱን ሀሳቦች የተለያዩ የአእምሮ የተለያዩ አእምሮ ያለው ሰው። ከተለያዩ ሰዎችን የተለያዩ ሀሳቦችን ሰብስቦ የትኛው ነው? ለድርጅታችን ወይም ለስራችን አመቺ የሚሆነውን የሚለውን መጨረሻ ላይ የሚያወጣ ነው ሚሆነው ሀላፊ ሲባል ማለት ነው።